በዚህ ቅዳሜ እና እሁድ ስራ እገባለሁ ስራ ከገባሁ በኋላ ደግሞ ማታ አካባቢ ስፖርት እሰራለሁ ጂም ቲቪ እዘናጋለሁ። ከጓደኞቼ ጋራ እበላለሁ ወደ መዝናኛ ቦታም ሄጄ እጫወታለሁ። መጨረሻ ላይ ከማታ ሲመሽ ደግሞ እተኛለሁ እና በጣም ደስ ደስ ደስ የሚሉ ፕሮግራሞች አሉኝ። በጣም ደግሞ ደስተኛ ነኝ እንደዚህ ነገሮች ብዬ ደግሞ ሁሌ ደጋግሜ የማደርጋቸው ነገሮች ስለሆኑ በጣም በጣም ደስ የሚሉኝ ነገሮች ናቸው

በቤተሰቦቻችን በጣም የምናከብራቸው ባአላቶች አዲስ አመት አለ ገና አለ። ልደት አለ በመሃሉ ኢስተር አለ። ሁሉንም ባላቶች በተለይ የኦርቶዶክሳዊ ሃይማኖት መሰረት ያደረጉ ባላቶች እና ኢትዮጵያ ላይ ባህል መሰረት ያደረጉ ባህላቶች ናቸው የምናከብራቸው። በጣም በጣም ደግሞ የሚወድድና የሚናፈቁ ሁል ጊዜ ደግሞ በትዝታ ያሉን ባአላቶች ናቸው። እና በጣም በጣም እንወዳቸዋለን

ስማርትፎን በጣም ነው የምትጠቀመው በጣም ሳምሰንግ አይነት አፕልም ሁሉንም አይነት ስማርትፎኖች በጣም እጠቀማለሁ በጣም ለእለት በእለት ህይወቴ በዩቲዩብም ቢሆንም ምከታተልበት ፌስቡክም ቢሆን ምጠቀምበት ኢንስታግራም ምጠቀምበት ኢንፎርሜሽንም የምለዋወጥበት ቴሌግራም የምጸጸፍበት ሁሉም ዶክመንቶችን ሼር የማደርግበት በስማርትፎን ነው። ስለዚህ ስማርትፎን ማለት ኦልሞስት በቃ ከህይወቴ አንድ አካል ሆነዋል በጣም ነው የምጠቀም ነው። በጣም

ኮምፒውተር በጣም መጠቀም እችላለሁ በጣም በጣም ምክንያቱም ቀን በቀን የምሰራው ስራዬን ኮምፒውተር ጋር የተያያዘ ነው። አውቶካርትስ ሶፍትዌሮችን ተጨኝ የምትጠቀምበት አለ ኪፕ እንዳለ ይሄ ሁሉም ነገር በጣም ነው የምጠቀመው። ፓወር ፖይትም ቢሆን ወርድም ቢሆን ማክሮሶፍት ኤክሴልም ቢሆን። እንዳለ የፕሮፌሽናል የሆኑ እንትኖችም ቢሆን ሁሉም ነገር የምጠቀመው እና ኮምፒውተር በጣም የምጠቀመው ቀን በቀን በህይወቴ የምጠቀመው ነገር ቢኖር አንዱ

ዜና አብዛኛው ጊዜ የማገኘው ድሮ ድሮ ከቴሌቪዥን ከሬድዮ ከጋዜጣ ነበር አሁን ላይ ግን ከፌስቡክ ከዩቲዩብ ከኢንስታግራም ከሁሉ ማህበራዊ መገናኛ ዜዳዎች። ጠቀማለሁ በተለይ በተለይ ደግሞ ከዩቲዩብ በጣም በጣም የመረጥኩ ስለምጠቀም ከዩቲዩብ አገኛለሁ። ዜናውን በዛም ከዛም የማገኘው አብዛኛው ጊዜ ከፌስቡክም አንዳንዴ ግን ያው ብዙኛው ግን ታማኝ መረጃ የማገኘው ታማኝ ዜና የማገኘው ከዩቲዩብ ነው።

አዎ ስራዬን በቀደም ተከትል የማስቀምጠው ስራ ከመስራቴ በፊት ሁል ጊዜ የምሰራው ስራ ይሄ ነው ይሄን ካረኩኝ በኋላ ደግሞ በስነ ስርዓት በፍጥነት በጥራት ስራዬን ለመጨረስ ጊዜ ሳልጨርስ ያግዘኛል አለበለዚያ ግን ስራዬን በቀደም ትከተል ካላስቀመጥኩኝ ስራዎችን በትክክል መጨረስ አልችልም ጊዜ አባክናለሁ ጥራት ያለው ስራ መስራት አልችልም ይሄን ይሄን ነገር ሁሉ ነገር ያበላሽብኛል ስለዚህ ስራዬን በቀደም ትከተል ነው። የማስቀምጠው